በዬትኛው እጅ ትጽፋለህ? የሚል ጥያቄ ተጠይቋል እንግዲህ እንደሚታወቀው የሰው ልጅ ሁለት አይነት የ አጻጻፍ ሁለት አይነት ሁለት እጆቹን ለመጻፍ ሊጠቀም ይችላል አንዳንድ ሰው በግራም በቀኝም ለመጻፍ ብቁ የሆነ ሰው ሲኖር አንዳንድ ሰው ደግሞ በግራ ብቻ ይጽፋል። ሌላ አንዳንዶች ደግሞ በቀኝ ብቻ የሚጽፉ ሰዎች አሉ። በአብዛኛው በአለም ላይ በቀኝ አጃቸው የሚጽፉ ሰዎች ስራዎችን በቀኝ እጃቸው የሚሰሩ ሰዎች ብዛት ከፍተኛ እንደሆነ ይታወቃል። ነገር ግን በግራ የሚጽፉ ሰዎችም ብዙ ቁጥር እንዳላቸው ይታወቃል። እኔ ግን ብዙ ጊዜ የምጽፈው በቀኝ እጄ ነው። ስራዎችንም የምሰራው በቀኝ እጄ ስለሆነ ጽሁፎችን በጠቅላላ የማከናውነው በቀላሉ መጻፍ የምችለው በቀኝ ነው። ነገር ግን አንዳንዴ በግራዬ መጻፍ እችላለሁ። ግን መፍጠን የምችለው እና እንደ መጀመሪያ ቅድሚያ የምሰጠው በቀኝ ስራ መስራት ነው። በቀኝ መጻፍን ነው በቀኝ ነው አመሰግናለሁ።